የተለያዩ ማዕደናቶችን በፊት እጠቀም ነበረ። እኛ ሀገር። ያለው ገመድ የተቆፍረው የሚወጡ የተለያዩ ማዕድናት እሉ። እና እነሱ የተለያዩ ጌጣጌጦች ታስበው በዛ መልክ ተዘጋጅተው ለሰው ገበያ ላይ ይቀርባሉ። እነሱንም እኔ ገዝቼ እጠቀማለው

ማታ ላይ የተለያዩ ድምፆችን ልሰማ እችላለሁ። ከዛም መሃል የውሾች ድምጽ ይኖራል። አልፎ አልፎ ደሞ የሌሊት ወፍ ድምጽ ይሰማል። ከዛ በተጨማሪ ደግሞ የተለያዩ መኪኖች በማታ እንዲጓዙ የተፈቀደላቸው መኪኖች ድምጽ ይሰማል።

ሌሎችን መርዳት ያስደስተኛል ሌሎች በተቸገሩ ሰዓት ሁለም የኔን እርዳታ በፈለጉ ሰዓት ሌሎችን መርዳት ያስደስተኛል። በተለይ መንገድ ላይ የሚቀመጡ የሚችሉ በገንዘብ እጦት ምክንያት የተቸገሩ ሰዎችን ካለኝ ላይ በማካፈል እነሱን መርዳት እወዳለሁ። ደስ ይለኛል

በፊት ከቤተሰብ ጋር ያለን የተለያዩ ድሮዎችን አናረባ ነበረ። አዎ ያው ሰፊ መሬት ስለነበረ የተለያዩ ዶሮችን ማርባ ያለ ለማርባት ይመች ነበር። አሁን ላይ ግን መሃል ከተማም ስለሆነ የምኖረው ያንን ለማድረግ አልችልም። ዳሮ ማሳደግ አልችልም።

የተለያዩ ምሳሌያዊ አነጋገሮች አሉ። እኛ ሀገር የሚነገሩ ከዛም ውስጥ የቆጡን አወርድ ብላ የብብቷን ጣለች ሲሮጡ የታጠቁት ሲሮጡ ይፈታል። ላም አለኝ በሰማይ። ወተቷንም አላይ እነዚህን የመሳሰሉ ምሳሌዎች አሉ።

አዎ መጠበቅ አስፈላጊ ነው ብዬ አስባለሁ። የተለያዩ ተስፋዎች ካሉ ይሆናል ብለን ያሰብናቸው በተስፋ ወይም በትግስት መጠበቅ አስፈላጊ ነው ብዬ አስባለሁ። የተለያዩ ይሆናሉ ብለን ያሰብናቸው የጀመርናቸው ጉዳዮች እስከሚሳኩ ድረስ